እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየእሁድ ቤተክርስቲያን እሄዳለሁ። ጸሎትና መዝሙር እወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል። እቤት ውስጥ እጸልያለሁ ጣትና ምሽት እንዘክራለን። የእምነት መጽሐፍ አነባለሁ በጾም ጊዜ ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ።

የልደቴ ቀን ይቀርባል ትንሽ አከባበር ማድረግ እፈልጋለሁ። ጓደኞቼም ማንን ልጋብዝ እያሰቅኩ ነው። ቦታ መምረጥ አለብኝ። ምናልባት ቤት ውስጥ ይሻለኛል። ኬክ ማዘዝ አለብኝ ቸኮሌት ኬክ ምርጥ ነው። መጠጦችና ምግብ ማዘጋጀት ያስፈልጋል። ሙዚቃ ዝርዝር ለማዘጋጀት አለብኝ። ያስተዋል እና ቀለም መግዛት እችላለሁ። ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ይህ ቀን ልዩ ለማድረግ እፈልጋለሁ ከሰዎች ጋር ማክበር ደስ ይለኝ ደስ ያሰኛል። እድሜዬ ክብር ማግኘት ያስፈልጋል

ሙዚቃ ያለሁለት ህይወት አይቻልም በየቀኑ እሰማለሁ የኢትዮጵያ ሙዚቃ ምርጥ ነው። ባህላዊ መሳሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖችም እወዳለሁ። ሲሰራ ሙዚቃ ያግዘኛል። በመኪና ውስጥ እሰራለሁ። እሰማለሁ ከጓደኞች ጋር አዲስ ድምፆችን እንለዋወጣለን። አንዳንድ ዘፍኖች ያሉኝ ያለቁኛል። ሌሎች ደስ ያሰኙኛል። ሙዚቃ ስሜትን ይለውጣል። ቃላቱ ትርጉም አላቸው። ሁሌም ማዳመጥ እፈልጋለሁ ሙዚቃ ህይወት ነው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

ዛሬ በሽታ ሰማኝ ራስ ምታትና ትኩሳት አለብኝ። ወደ ስራ ልሄድኩም ቤት ውስጥ በአልጋ እቆያለሁ ብዙ ውሃ እጠጣለሁ። መድሃኒት አውስጃለሁ። እናቴስ ሾርባ ላከችልኝ። ሞቅ ያለ ነው ትንሽ ያህል እበላለሁ። ድካም ይሰማኛል። ማንበብም እንኳን አልቻልኩም አልችልም። ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ። እረፍት ምርጥ መድሃኑት ነው። ነገ እንደምሻል ተስፋ አደርጋለሁ። ጤኝነት አስፈላጊ ነው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

መጽሐፍ ማንበብ የምወደው ተግባር ነው በየሳምንቱ አዳዲስ መጽሐፍ እፈልጋለው። ታሪኮች አለም ይከፍታሉ ምናባዊ ቦታዎችን እጎበኛለሁ። አዳዲስ ነገሮችን እማራለሁ እንዳሉ መጽሓፍት። ያለ ቃል ነው። ሌሎች ያስቃሉ። ደራሲዎች ብልህ ናቸው። ቃላቸው ልብ ይነኩታል። ምሽት ላይ ከመተኛቴ በፊት አነባለሁ። ቤተ-መጽሐፍት መሄድ እወዳለሁ። መጽሐፎች ጥበብ ይሰጣሉ። የተለያዩ አስተሳሰቦችን እረድ እረዳለሁ። ማንበብ አይምሮን ያሳድጋል

በስራ ላይ ከባልደረ ከባልደረባ ጋር ግጭት ተፈጠረ። አስተያየቶቻችን የተለያዩ ናቸው። ስለ ፕሮጀክቱ አቀራረብ መደራደር አልቻልንም። ሁለታችንም እናም እናምናለን ውይይቱ ትንሽ ሙቅ ሙቅ ሆነ። ሌላው ሰራተኞች አስተውለዋል ይህ ምቹ አይደለም። ለመቆጣጠር እየሞከርኩ ነው። ምናልባት አስተባባሪ ማስገባት ያስፈልጋል። ችግሩ መፍታት አለብን። ስራው መቀጠል አለበት። ግላዊ ስሜቶች ማስወገድ ያስፈልጋል። ምናልባት ዛሬ በኋላ እንነጋገራለን። መግባባት ማግኘት ያስፈ አስፈላጊ ነው። የቡድን ስራ መስማማትን ይጠይቃል

ድመት አለኝ። ስሟ ሉሲ ናት። በጣም ውብና ተንኮለኛ ናት። በየቀኑ መመገብ አለብኝ። ውሃዋን መቀየር አለብኝ። ከእኔ ጋራ መጫወት ትወዳለች። ትንሽ ቋጠን ኳስ ታሳድዳለች አንድ ጊዜ በእግሬ። በእግሬ ላይ ተኝተን አንዳንድ ጊዜ በእግሬ ላይ። ተኝታለች ሞክተው አሁን እሰማዋለሁ። ስትታሙም ወደ ዶክተር አስጫታለሁ። ንጽህናውን መጠበቅ አለብኝ ሉሲ ቤተሰብ አባል ናት። ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅርና ተጫዋችነት ይሰጣሉ

የባህላዊ ዳንስ መማር ጀመርያለሁ እስክስታ በጣም ውብ ነው። እግሮቻችንና ትክሽዎቻችን ትክሻዎችን በልዩ መንገድ እንጠቀማለን የሙዚቃ ምትን። መከተል አለብን መምህሩ እንቅስቃሴያችንን ያሳያል። እኛም እንደግመዋለን በመጀመሪያ ከባድ ነበር አሁን እየተሻልኩህ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደ እንደምናለን። ባህላችን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን። ዳንስ ደስታና ኩራት ነው። ይህ የኛ ማንነት

በየቀኑ በአውቶቡስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል። ሁሉም ወደ ስራ እየሄዱ ናቸው አንዳንዶች እየተኛ ይጓዛሉ ሌሎች ሞባይል ይመለከታሉ። መስኮት አጠገብ መቀመጥ እወዳለሁ በቃ ከተማው እይታ ውብ ነው። ህንፃዎችና ሰዎች እይ ያልፋሉ። አንዳንድ ጊዜ ትራፊክ ይበዛል። መጠበቅ ያስፈልጋል ሾፌሩ ፈጣን ያሽከረክራል ይህ የእለት ተእለት ጉዞ ነው ሰዓት ወስዶ ይወስደናል። ግን ለማሰብ ጊዜ ይሰጣል

የፈጻጸም ግምገማዬ ዛሬ ነው። ትንሽ ትጉ ይሰማኛል። አለቃዬ ከእኔ ጋር ይቀመጣል። የማለፏ ሰባት ወራትን እንገመግማለን። ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ? አዎንታዊ አስተያየት ተስፋ አደርጋለሁ። ግን ተገን የሆኑ ነገሮች ሊኖሩ ይችላሉ። አመሰግናለሁና እቀበላለሁ ግቦች ለሚቀጥለው ጊዜ እናዘጋጃለን። የደሞች ጭማሪ ሊኖር ይችላል ወይ? ምናልባት አዲስ ሚናዎች። ይሄ የእድገት እድል ነው። ከእርሱ መማር እፈልጋለሁ። ግልጽ ግንኙነቶች። ግንኙነት አስፈላጊ ነው በስራዬ ለመሻሻል ቆርጬያለሁ

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ በሳምንት ሶስት ጊዜ እሰራለሁ። ጠዋት ለመነሳት ከባድ ነው ነገር ግን ከተለማመድኩ በኋላ። ደስ ይለኛል መራመድና መሮጥ እሰራለሁ አንዳንዴ መታጠፍ እንቅስቃሴ አደርጋለሁ አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል። ጤናዬም እየተሻለ ነው። ከጓደኛዬ ጋር አብሮ መስራት ያበረታታል። እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል ይህ እንደ ልምድ ለማድረግ እፈልጋለሁ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

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ። አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው እናቴ እንጀራና ፈጥ ፈጥራለች የማይክሮቪው እሞቀዋለሁ። በወደድኩ ቦታ ተቀምጫለሁ ባልደረቦቼ አብረው እንበላለን ሰለተአለ ስለተለያዩ ነገሮች እንነጋገራለን። አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ ሌሎች ለቀልዶች ይናገራሉ። ይሄ የእረፍት ጊዜ ነው። ሰዓት አንድ ስላልባት ከዚህ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው

ገበያ መሄድ አስደሳች ነው። በየሳምንቱ እሄዳለሁ ብዙ ነገሮች አሉ። አትክልትና ፍራፍሬ እገዛለሁ ሻጮች ጥሩዎች ናቸው። ዋጋን እነጋገራለን አንዳንድ ጊዜ ትንሽ እቀንሳለሁ። ደረቅ እቃዎችም እገዛለሁ ሰዎች በብዛት አሉ። ድምጽና እንቅስቃሴ ይሰማል ገበያው በጣም ተንቀሳቃሽ ነው። ትኩስ እቃዎችን ማግኘት ደስ ይላል። የቤት እቃዎች ሁሉ ይገኝ ይገኛሉ የእለት ሁሌ እጠብቃለሁ በከረጢ ትሽ

በስራ ላይ ከባልደረባ ጋር ግጭት ተፈጠረ። አስተያየቶቻችን የተለያዩ ናቸው ስለ ፕሮጀክቱ አቀራረብ መደራደር አልቻልንም። ሁለታችንም እናምናለን ውይይቱ ትንሽ ሞቅ ሆነ። ሌላው ሰራተኞች አስተውለዋል ይህ ምቹ አይደለም። ለመቆጣጠር እየሞከርኩ ነው ምናልባት አስተባባሪ ማስገባት ያስፈልጋል። ችግሩን መፍታት አለብን ስራ መቀጠል መቀጠል አለበት። ግላዊ ስሜቶች ማስወገድ ያስፈልጋል። ምናልባት ዛሬ በኋላ እንነጋገራለን መግባባት ማግኘት አስፈላጊ ነው። የቡድን ስራ መስማማትን ይጠይቃል

የአካል ብቃት እንቅስቃሴ መደበኛ ማደግ ጀምሬያለሁ ሳምንት ሶስት ጊዜ እሞክራለሁ። ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል መራመድና መረው እሰራለሁ። አንዳንድ የመታተፍ እንቅስቃሴዎች አደርጋለሁ አካሌ እየተለወጠ ነው። የበለተ ጠንካራ ይሰማኛል ጤናዬም እየተሻለ ነው። ከጓደኛዬ ጋር አብሮ መስራት ያበረታታል። እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል። ይህን እንደ ልምድ ለማድረግ እፈልጋለሁ።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

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር እናገራለሁ እናቴ ሁሌ በደስታ ትመለሳለች። ትመልሳለች ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጣል እህቶቼ ደስታቸውን ይጋሩናል እናቀንሳለን። ስለአዲስ ነገሮች እንነጋገራለን የቤት ወሬዎች እሰማለሁ አንዳንድ ጊዜ ይናፍቀኛል ግን ድምፃቸው መስማት ያስደስተኛል። እዚህ ሁሉም ነገር እንዴት እንደሆነ እረዳለሁ ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው።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

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጠፋጭ ነው ሞቂ ያለና ክሪስፒ ነው። የእንቁላል ሳንዲሽ ጠዋት ላይ ጠሩ ነው ፍሬሽ ጁስ እገዛለሁ። ከአቫጋዶ ወይም ከማንጎ ሻጮቹ ፈታን ናቸው። በቀጥታ በፊት ያዘጋጁታል ዋጋው ርካሽ ነው። ከጓደኞች ጋር አብረን እንገዛለን የመንገድ ምግብ ልዩ ጣዕም አለው በየቦታው ይገኛል። ይህ የተለመደ ልምድ ነው

ድመት አለኝ ስሟ ሉሲ ናት በጣም ወብና ተንኮሎኛ ናት። በየቀን መመገብ አለብኝ ውሃዋን መቀየር አለብኝ ከእኔ ጋር መጫወት ትወዳለች። ትንሽ ኳስ ታሳድደዋለች አንዳንድ ጊዜ በእግሬ ትኝታለች። ሞቅተዋን እሰማለሁ። ስትታመም ወደ ዶክተር እወስደዋታለሁ። ነፅህናዋን መጠበቅ አለብኝ ሉሲ ቤተሰብ አባል ናት። ከእርሷ ጋር መሆን ያስደስተኛል። እንስሳት ፍቅርና ተጫዋች እናት ይሰጣሉ

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ እመጣለሁ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ። ፖፕኮርን ማዘጋጀት ጀምሬያለሁ መጠጦችም አዘጋጅቻለሁ። ሁሉም በሶፋ ላይ እንቀመጣለን መብራቱን እናጠፋለን በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናስቅዳለን። አስረሳች ክፍሎች ላይ እንወያያለን ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደድን እንነጋገራለን። የፊልም ምሽት የመዝናኛ ቂዜ ነው። ከጓደኞች ጋር ጊዜ ማሳለፍ ይበልጣል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

ምሽት ላይ ዜና እመለከታለሁ። ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥና ውጪ ዜና ይኖራል። አንዳንድ ዜናዎች ደስ የሚያሰኙ ናቸው። ሌሎች አሳዛኝ ናቸው። የአየር ሁኔታ መረጃም ይሰጣሉ። የስፖርት ውጤቶችም እወዳለሁ። ጋዜጠኞችም መረጃ ያብራሩናል። አንዳንድ ጊዜ ከቤተሰብ ጋር እንወያያለን። ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ይወስዳል። ከዚያ ለእረፍት ይሄዳል።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

ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን አሰልጣኙ እያስረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተር ላይ። እለማመዳለሁ አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ ባልደረቦቼም እንዲሁ እየተማሩ ናቸው። እርስ በእርስ እንረዳዳለን የስልጠና ቁሳቁሶችን ይሰጡናል ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን። ቴክኖሎጂ አለማቋረጥ ይለዋወጣል ይለወጣል

የንግድ አውታር መረብ ዝግጅት ላይ ነበርኩ። ብዙ ባለሙያዎች ተሳተሰብስበዋል አዳዲስ ስራዎች መጥ መጠቆም እድል ነው። በመጀመሪያ ትንሽ ፈራሁ ግን። ወደ አንድ ቡድን ቀረብኩ ራሴን አስተዋውቂያለሁ ስለ ስራዬ ተናግሬያለሁ። ሌሎችም ስለእነሱ ነግረውኛል የንግድ ካርዶች ተለዋወጥን የሚገርም የሙያ አጋጣሚዎች ሰማሁ አንዳንዶች ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተባበር እንችላለን። ይህ እድል አመስ አመሰግናለሁ። የስራ አውታረ መረብ ለድህ ለእድገት አስፈላጊ ነው።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

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው። በማለዳ ምን ምን? ገና ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ። ወዳጆች ምን እንዳደረጉ እያየሁ ነው መልእክቶቹን እመልሳለሁ። ሰዓታት ያልፋሉ ይህ ጤናማ አይደለም። ሌሎች ነገሮችንም ማድረግ አለብኝ። እንደማንበብ ወይም የአካል ብቃት እንቅስቃሴ። ግን ስልኬ ያስገርፈኛል አስተያየቶችን ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ የስክሪን ጊዜ መቀነስ አለብኝ። ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው ግን ቁጥጥር ይፈልጋል ያስፈልጋል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

የእለት ምሳ ጊዜ መጣ ከቢሮ ወጣለሁ። አንዳንድ ጊዜ በካፍቴሪያ እበላለሁ ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ፈጥራለች የማይክሮዌቭ እሞቀዋለሁ። በወደድክ ቦታ ተቀምጫለሁ ባልደረቦቼ አብረው እንበላለን። ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ። ሌሎች ለቀልድ ይናገራሉ። ይሄ የእረፍት ጊዜ ነው። ሰዓት አንድ ለዓት አንድ ስላለባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው

የአትክልት ስላማድረግ እወዳለሁ ትንሽ የአትክልት ቦታ አለኝ አተር ቲማቲም እዘራለሁ በየቀኑ ውሃ እጠጣለሁ። ተክሎች ቀስበቀስ ያድጋሉ አዲስ ቅጠሎች ሲመጡ ደስ ይለኛል። አፈርሙን መነቀስ የአካል እንቅስቃሴ ነው። እጆቼ ቆሻሻ ይሆናሉ ግን። ይህ ትክክለኛ ስራ ነው አበባዎችም ይዘምራሉ እዘራለሁ ቀለሞች ያስደስቱኛል የራሴ ምግብ ማብቅልንጠ። ለውጥ ነው ተፈጥሮ ጋር መሆን ያረጋጋል። የአትክልት ስራ መደሰትና ምርት ነው

ዛሬ የቡድን ስብሰባ አለኝ ሁሉም ሰራተኞች ይሰበሰባሉ። አዲስ ፕሮጀክት ማወያዬ አለብኝ አለቃው የስራ ክፍፍል ያቀርባል። እያንዳንዱ የተግባሩን ሚና ያውቃል። ሀሳቦች ተለዋውጠን እናቀርባለን አንዳንዶች ጥያቄ ይጠይቃሉ። ሌሎች አማራጮችን ይሰጣሉ። ጊዜ ገደብ አጥብቀን መከተን አለብን። ትብብር አስፈላጊ ነው። እርስ በእርስ መደጋገፍ ያስፈልጋል። ስብሰባው ሰዓት ይወስዳል ግን ግልጽነት ያገኛል። ከዚህ ወደ ስራው። እንመለስአለን ተነሳሽነት ይሰማናል።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

ዛሬ በሽታ ሰማኝ ራስ ምታትና ትኩሳት አለብኝ ወደ ስራ አልሄድኩም ቤት ውስጥ በአልጋ እቆያለሁ። ብዙ ውሃ ጠጣለሁ መድሃኒት ወስጃለሁ እናቴ ሾርባ ላከችልኝ ሞቅ ያለ ነው። ትንሽ ያህል እባላለሁ ድካም ይሰማኛል። ማንበብም እንኳን አልችልም። ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ እረፍት ምርጥ መዳኒት ነው። ነገ እንደምሻል ተስፋ አደርጋለሁ። ጤንነት አስፈላጊ ነው

በስራ ለመጓዝ እየተዘጋጀው ነው ሌላ ከተማ መሄድ አለብኝ። ጥቂት ቀናት እቆያለሁ ስብሰባዎች ተያይዘዋል መዳረሻዬን ማረጋገጥ አለብኝ። ትኬቱ ተገዝቷል ሆቴሉ ተይዘዋል። ሻንጣዬን ማሰባሰብ አለብኝ የንግድ ልብሶች ማሸጋ አለብኝ። ላፕቶፔንም ማምጣት አለብኝ የሰናዶች ቀጆች። አዘጋጅቻለሁ አዉሮፕላን ውስጥ መስራት እችላለሁ። አዲስ ቦታ ለማየት እደሰታለሁ ግን ቤተሰቤን እናፍቃለሁ። የንግዱ ጉዞ አንዳንድ ጊዜ አድካሚ ነው። ግን የስራ አካል

የምዘት ቀኔ ይቀርባል ትንሽ አከባበር ማድረግ እፈልጋለሁ ጓደኞቼን ማን ልጋበዝ እያሰብኩ ነው። ቦታ መምረጥ አለብኝ ምናልባት ቤት ውስጥ ይሻላል። ኬክ ማዘዝ አለብኝ ቸኮሌት ኬክ መርጥ ነው። መጠጦችና መግብ ማዘጋጀት ያስፈልጋል። ሙዚቃ ዝርዝር ለማዘጋጀት አለብኝ ያሰተዋል። እና ቀለማት መክሳት እችላለሁ ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ይሄ ቀን ልዩ ለማድረግ እፈልጋለሁ። እፈልጋለሁ ከሰዎች ጋር ማቅበር ደስ ያሰኛል። እድሜዬን ክብር ማግኘት ያስፈልጋል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

ልብስ የማጥፊበት ቀን ሁሌ ረቡ ነው ቆሻሻም ልብሶችን እሰበስባለሁ በቀለም እለያያለሁ ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ እያሙኛል። ያሙኛለው። መሸት መረጃ አስፈላጊ ነው ደረቅ ሳይሆን በገመድ ላይ እሰቅላለሁ። ፀሀይ ያደርቃቸዋል ሽቶቸው ደስ የሚል ነው። ከደረቁ በኋላ እቀበላለሁ። አንዳንድ ልብሶችን እለድባለሁ። ንጹህ ልብስ መልካም ስሜት ይሰጣል ይሄ የሳምንት ተግባር ነው። ሁሌ ማድረግ አለብኝ

የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ አይምሮዬ ሁሌ እየሰራ ነው። ትኩረት ማድረግ አለብኝ የስልክ መልእክቶችን አላየሁም። ሁሉም ጊዜ ለስራ ነው ባልደረቦቼም እንዲሁ ናቸው። እርስ በርስ እናበረታታለን ትንሽ ጊዜ ይቀረናል። በደንብ መስራት አለብን ስህተቶች መኖር አይችሉም። ጊዜው ሲደርስ እፎይታ ይሰማኛል ገና አሁን መታገል አለብን

ያትክልት ስራ ማድረግ እወዳለሁ ትንሽ ያትክልት ቦታ አለኝ አተርና ቲማቲም እዘራለሁ በየቀኑ ውሃ አጠጣለሁ። ተክሎች ቀስ በቀስ ያድጋሉ አዲስ ቅጠሎች ደስ ይለኛል። አፈር መነጋስ ያካል እንቅስቃሴ ነው። እጆቼ ቆሻሻ ይሆናሉ። ግን ይሄ ትክለኛ ስራ ነው። አበቦችም እዘራለሁ ቀለሞች ያስደስቱኛል። የራሴ ምግብ ማብቀል ለውጥ ነው ተፈጥሮጋ መሆን ያረጋጋል። የአትክልት ስራ መደሰትና ምረጥ ነው

ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም። መኪኖች ረጃጅም ወረፋ ፈጥረዋል። ሁሉም እየጮሁ ናቸው። ግን ማደረግ የሚችሉት ነገር የለም። ሰዎች አንዳንዱን ያንገራግራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጭ እመለከታለሁ። ፀሀይ በጣም ትቃጠላለች ሙቀቱ ይበዛል። መዘግየቱ ያበሳጫል ለስብሰባዬ ዘግይቼ እደርሳለሁ። መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻ ይንቀሳቀሳል

ጠዋት ስነቃ በጣም ደስ ይለኛል አዲስ ቀን እየጀመረ ነው መጀመሪያ ቡና እጠጣለሁ ከዛ ቁርስ እበላለሁ የጠዋቱ ጊዜ በጣም ጸጥተኛ ነው። ሞቅ ያለ ውሃ ታጥቤ እወጣለሁ ከዚያን ልብስ እለብሳለሁ። አይምሮዬ በጣም ንቆ ነው የእለቱን ስራ ለመጀመር ደስ ይለኛል። ጠዋት ላይ ሁሌ እቸኩያለሁ። ጊዜ ባይኖርም ጥሩ መዘጋጀት አለብኝ። ይህ የእለት የእለት ልምዴ ነው

ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ ሀገር ውስጥና ውጭ ዜና ይኖራል። አንዳንድ ዜናዎች ደስ የሚመሰኙ ናቸው። ሌሎች አሳዛኝ ናቸው። የአየር ሁኔታ መረጃም ይሰጣሉ የስፖርት ውጤቶቹም እወዳለሁ። ጋዜጠኞች መረጃ አብራሩናል። አንዳንድ ጊዜ ከቤተሰብ ጋር እንወያያለን ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል ሰላሳ ደቂቃ ያህል ይወስዳል። ከዛ ለረፍት ይሄዳል።

ለማስተዋወቅ ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንቅሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ አለቃዬ አስተያየቱን አመሰግናለሁ። ግን መጠበቅ አለብኝ ውሳኔው ቀርቧል። አንዳንዴ ጊዜ ተጨንቄያለሁ። ምናልባት ሌላ ጩኸት የቻለ ነው። ግን በኔትሱም ችሎታ አምናለሁ የከለወጤን ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ። የእድል ለኔ አስፈላጊ ነው። ውጤቴን በቅርቡ እሰማለሁ። ምንም እንኳን ምን ቢሆንም መሰራት እቀጥላለሁ

ከመንገድ ላይ ምግብ መብዛት መግዛት እወዳለሁ። ብዙ አማራጮች አሉ፣ ሳቡሳ በጣም ጣፋጭ ነው ሞቅ ያለና ክሪስፒ ነው። የእንቁላል ሳንዱች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ። ከአቫካዶ ወይም ከማንጎ ሻጮች ፈጣን ናቸው ቀጥታ በፊቴ ያዘጋጁታል። ዋጋው ርካሽ ነው። ከጓደኞች ጋር አብረን እንገዛለን። የመንገድ መግብ ልዩ ጣዕም አለው። በየቦታው ይገኛል ይህ የተለመደ ልምድ ነው።

አዲስ ጫማ መግዛት አለብኝ አሮጌ ጫማዬ ተበላሽቷል ወደ ሱቅ ሄድኩ። ብዙ አማራጮች አሉ ቀለሞች እና ቅጦች የተለያዩ ናቸው። አንዳንዱን እሞክራለሁ ምቹ መሆን አለባቸው። አንዳንዶቹ በጣም መጥበበኛ ናቸው። ሌሎች በጣም ትልቅ ናቸው። ለረጅም ጊዜ መራመድ እችል። ቆዳ ጫማ ጥሩ ጥራት አለው ግን ዋጋው ውድ ነው። ሰፖርት ጫማም ምቹ ነው። ምቹ ናቸው በመጨረሻ አንዱን መረጥኩ። ጥቁር እና ቀላል ቅጥ ደስ ብሎኛል

የቪዲዮ ጥሪዎች አሁን እየተለመዱ ናቸው ከቤተሰቡ ጋር ለማገናኘት እጠቀማለሁ ፊታቸውን ማየት ደስ ይላል ደስ ይለኛል በስልክ ብቻ ከመውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎች በቪዲዮ ናቸው። ሁሉም ከስራ ቤት እየሰሩ ይሆናሉ። ጥሩ በየበይነ በረል የበይነ መረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነቱ ይቆራረጣል ወይም ድምፁ መዘግየት ይኖረዋል ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳንሳል። ሰዎችን በይታ ማየት ግንኙነትን ያጠነክራል። ይህ ዘመናዊ ህይወት አካል ነው

ፀጉሬን ለመቆረጥ ጊዜ ደርሷል። በየወሩ እሄዳለሁ መስተካከል ያስፈልገዋል የፀጉሩ አስተካካይ ጥሩ ናት። ምን እንደምፈልግ ታውቃለች አንዳንድ ጊዜ። አዲስ ስታየል እሞክራለሁ መጀመሪያ ታጥበዋለች ከዛ ትቆርጠዋለች። በመስታወት እመለከታለሁ በዙሪያዬ ሴቶች። በዙሪያው ሴቶች ሌሎች የታደሉ ናቸው። ሁላችንም እንነጋገራለን ስለ ህይወትና ስራ እንወያያለን የሳሎን ጊዜ። ማረጋጋት ነው ከዚያ ፀጉሬ ደስ ይለኛል። ንጹህ ንፁህና መስተካከል ተሰምቷል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

ጓደኞቼ በህይወቴ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶቹ አሉ። እርስ በእርሳችን እንረዳዳለን በችግራዊ ጊዜ። በችግር ጊዜ ይቃረቡናል። በደስታ ጊዜ አብረው ይስቃሉ ሚስጥሮችን እንለዋወጣለን። በየቅዳሜው በየቅዳሜው አብረን እንሰበሰባለን። ቡናን እንጠጣለን ታሪኮችን እንነጋገራለን አንዳንድ ጊዜ እንጨቃጨቃለን ግን። ፈትነን እንቅርታ እንጠይቃለን። ጓደኝነት እምነት ያስፈልገዋል። እውነተኛ ጓደኞች እድለኛ አድርጎሃል ከእነሱ ጋር መሆን ደስ ይላል

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር። እናገራለሁ እናቴ ሁሌ በደስታ ትመልሳለች። ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጣል። እህቶቼም ደስታቸውን ይጋሩናል እናን። እናቃምሳለን ስለአዲስ ነገሮች እንነጋገራለን። የቤት ወሬዎችን እሰማለሁ። አንዳንድ ጊዜ ናፍቀኛል። ግን ድምፃቸውን መስማት ያስደስተኛል። የዚያ ሁሉም ነገር እንዴት እንደሆነ። እረዳለሁ ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው

ስልኬን በጣም እጠቀማለሁ። ሁሌ እየተሸፍ እየፈተሽኩ ነው በማለዳ ምን ምን ገና ነቀቼ እመለከታለሁ። የማህበራዊ ሚዲያ መተግበሪያዎች እከፍ እከፍታለሁ ወዳጆች ምን እንዳደረጉ እያየሁ ነው መልእክቶቹን እመልሳለሁ። ሰዓታት ያልፋሉ። ይህ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ። እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልኬ ያስገርፈኛል አስተያየቶችን ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ የስክሪን ጊዜዬን መቀነስ አለብኝ። ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል

ፀጉሬን ለመቆረጥ ጊዜ ደርሷል፣ በየወሩ እሄዳለሁ፣ መስተካከል ያስፈልገዋል። የፀጉር አስተካካይ ጥሩ ናት ምን እንደምፈልግ ታውቃለች አንዳንዴ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ጣጥበዋለች፣ ከዚያ ትቆርጠዋለች፣ በመስታወት እመለከታለሁ። በዙሪያው ሴቶች ሌሎች የታደሉ ናቸው። ሁላችንም እንነጋገራለን። ስለ ህይወትና ስራ እንወያያለን። የሳሎን ጊዜ ማረጋጋት ነው። ከዚያም ፀጉሬ ደስ ይለኛል! ንፁህና መስተካከል ተሰምቷል።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

ባል ሲመጣ ሁሌም ሁሉም ደስተኛ ይሆናል። ቤተሰብ ሁሉ ይሰበሰባል። አዳዲስ ልብሶቹን እንገዛለን። ጽጌረዳና እንጀራ እናዘጋጃለን። ቤቴን እናጸዳለን። አባዎችን እናስቀምጣለን። ጎረቤቶች እርስ በእርሳቸው ይጎበኛሉ። ልጆች በጣም ይደሰታሉ። ሁላችንም አብረን እንበላለን። አገራዊ ዘፈኖችን እንዘፍናለን። የቤተክርስቲያን ደውል ይሰማል። ሁሉም ሰው በረከት ይለዋወጣል። ይህ የባህል ጊዜ ነው። ባላትን ህይወትን ይሞላሉ።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

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን ምናልባት አስቂኝ ወይም ድራማ። ፖፕኮርን ማዘጋጀት ጀምሬያለሁ መጠጦችም አዘጋጅቻለሁ። ሁሉም በሶፋ ላይ እንቀመጣለን። መብራቱን እናጠፋለን በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናስቅዳለን። አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን ምን እንደወደድን እናጋራለን። የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞች ጋር ጊዜ ማሳለፍ ይበልጣል

የባላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው። እግሮችንና ትክሽዎችን በልዩ መንገድ እንጠቀማለን። የሙዚቃ ምትን መከተል አለብን። መምህሩ እንቅስቃሴዎችን ያሳያል። እኛም እንደግም አለን በመጀመሪያ ከትማር ነበር። አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደምናለን። ባህላችን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን። ዳንስ ደስታና ኩራት ነው። ይህ የኛ ማንነት ነው።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

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ። የተለያዩ ድረገር ድረገጾችን እመለከታለሁ ዋጋቸውን አነጻጽራለሁ የደንበኛ ግምገማዎች አነባለሁ ፍቶዎችና መግለጫዎች ይረዳሉ። ወደ ጋሪ እጨምራለሁ የክፍያ መረጃ። እገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል

ቅዳመ በዓል ይቀርባል ምን ላደርግ እያሰብኩ ነው። በሳምንቱ ደክሜያለሁ እረፍት ያስፈልገኛል ምናልባት ጓደኞችህ እጋብዛለሁ። አንዲት ፊልም እንመለከታለን ወይም ወደ መናፈሻ እንሄዳለን። የቤት እቃዎችን ላጻዳ እችላለሁ ልብስ ማጠብ አለብኝ። የታዘዙትን መጽሐፍት ማንበብ እፈልጋለሁ። አዲስ የምግብ አሰራር መሞከር ደስ ይለኛል። ጊዜ ፈጣን ያልፋል። እረፍት አስፈላጊ ነው ለሳምንት መልሶ መሙላት። መሰራት አለበት

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ። የተለያዩ ደረ ገጦዎችን እመለከታለሁ ዋጋዎችን አነጣጥራለሁ። የደንበኛ ግምገማዎች አነባለሁ። ፎቶዎችና መግለጫዎች ይረዳሉ። ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ። ትእዛዙ በጥቂት ቀናት ይደርሳል። ማጣቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል። በአጠቃላይ ጥሩ ልምደው። ቴክኖሎጂ ህይወትን ቀላል ያደርጋል